የእቃ ቁጥጥር አደርጋለሁ የእቃ ቁጥጥርም የማደርግበት ምክንያት ያለኝን የእቃ ብዛት መጠን ለማወቅ እንዲረዳኝ ነው። የእቃ ቁጥጥር የማደርግባቸው ጊዜያት ብዙ ባይሆኑም አልፎ አልፎ የእቃ ቁጥጥርን አደርጋለሁ። የእቃ ቁጥጥርን ሳደርግ የምትጠቀማባቸው የራሴ የሆኑ ስልቶች አሉኝ አንደኛው የመጀመሪያ በመቁጠር ሊሆን ይችላል። ሁለተኛው ነገር ደግሞ ያሉኝን እቃዎች በስነ ስርዓት በማስቀመጥ። እነዛን እቃዎች ቁጥጥር ለማድረግ እንዲያስችለኝ የሚያደርግ ነገር በማድረግ እንደዛ አቆጣጠራለሁ። የእቃ ቁጥጥር በብዛት የሚካሄደው በተለያዩ የንግድ ስፍራዎች ቢሆንም ነገር ግን አንዳንዴ ለግለሰቦችም የሚረዳበት ብዙ አጋጣሚዎች አሉ። እነዚህም አጋጣሚዎች አንደኛ ሰው የራሱን እቃ መቆጣጠር የሚያስችል ነገር ሲያደርግ እነዛን ነገሮች ለማወቅ ይረዳዋል ስለዚህ የእቃ ቁጥጥር አደርጋለሁ